በመስመር ላይ ያው ቪዲዮዎች አንዳንዴ አያለሁ፤ ግን በተለይ ትራፊክ የሚጨናነቅበት፣ መኪኖች የሚበዙበት ምናምን ከሆነ ብዙ ጊዜ አላይም፤ ለአደጋ ሊያጋልጠን ስለሚችል ይሄን ነገር አላደርግም፤ ወይም ደግሞ አሪፍ ነገሮችን እየተመለከቱ ከሆነ ቪዲዮ አልመለከትም፤ ግን አንዳንዴ ዝም ብሎ በቃ ቀለል ያለ ነገር፣ እየተራመድኩ ምናምን ከሆነ ግን ያው በመስመር ላይ ቪዲዮዎችን አያለሁ፤ ነገር ግን በጣም የምሰራው ነገር ትኩረት የሚሰጥ ወይም ደግሞ ትኩረት የሚያስፈልገው ነገር ከሆነ ግን አዎ አላይም።

የምወደው አይነት ጫማ ብዙ ጊዜ በጣም ከታኮ ከፍ ያለ አይነት ጫማ እወዳለሁ እና ቀለል ያለ ብዙ ጊዜ የማይከብድ ግን በቃ እንደዚህ አይነት ጫማዎች ነው የምወደው ይሄን ታኮአቸው ከፍ ያለ በጣም እንትን ሂል የሆነ አይነት ጫማዎች አልወድም። ግን ያው ፍላት የሆኑ ጫማዎች ቀለል ያሉ በቀላሉ የሚታጠቡት ብዙ ጊዜ ክሬም ምናምን የማያስፈልጋቸው ጫማዎች እወዳለሁ። በቃ የምለብሳቸው ጫማዎች በተደጋጋሚ እንደዚህ አይነት ነገሮች ናቸው

አዎ የስልኬን ካሜራ አጠቀማለሁ ማለት ለስራ ምናምን የሚሆኑ ነገሮች ሳይሆኑ ማስታወሻዎች ፎቶ ለማንሳት ጓደኞቼን አንዳንድ በቃ ያለሁበት ሁኔታ ለማሳወቅ ምናምን በቃ ቀቀል ላሉ ገሮችን የስልኬን ካሜራ እጠቀማለሁ። በርግጥ የራሴ ካሜራ አሁን ላይ በየስራ ቦታው ላይ ይዤ አልሄድም እና። አዎ የምጠቀመው አሁን ሁሉ ላይ ያለሁበት የስልኬ ካሜራ ነው

የስራ ቦታዬ ደንነት በጣም አሪፍ ነው እውነት ለመናገር አለም እቀፍ የሆነ ካምፓኒ ውስጥ ነው የምሰራው። እና በጣም ከሚገርሙኝና በጣም ደስ ከሚሉኝ ነገሮቹ የስራ ደህንነት በጣም የተጠበቀ ነው። እያንዳንዱ ባለሙያዎች አሉ የሰለጡን ባለሙያዎች አሉ። ምልክት የሚያሳዩ አደጋ ምልክትም ካለ ምን ካለብህ? በጣም መከላከያም የሆኑ እቃዎችም አሉ። ሪፍሌክተር ሴፍቲ ሁሉም ነገር አለ እና በጣም ደህንነት የጠበቀ ነው የስራው

ማሸለፍ አልችልም እውነት ለመናገር አልችልም በርግጥ ቃሉም ለኔ አዲስ ነገር ነው። ማሸለፍ ምን ለማለት እንደፈለክ አልገባኝም። ለነገር ግን ማሸለፍ የሚባል ነገር እኔ አልችልም። አልችልም ሜይቢ ወደፊቱ ደግሞ ለምጄ ተለማምጄ ልችል ይሆናል። እና አሁን ላይ ማሸነፍ አልችልም። ያው ማሾፍ ከሆነ ደግሞ አላውቅም

የምወደው ጠፋጭ ምግብ ማር ብቻ ነው ማር የተፈጥሮዊ ማር በጣም በጣም በጣም እምወደው ጣፋጭ ምግብ ነው። እነኚህ አይስኬሬም ኬክ ምናምን ምናምን ነገሮች ጠፋጭ የሆኑ ነገሮችን አልወድም ኢቭን ሰኳር የመዛበት ነገር አልወድም። በጣም እምወደው ጣፋጭ ምግብ ግን ማር ነው ማር በዳቦም ብበላው ብቻውንም ብበላው። በጣም በዉሀ በጥብቼም በጠጣው እምወደው ነገር ነው በጣም በጣም

የልጅነት መኖሪያ በጣም የሚገርም አይነት ፍቅር የሞላባት ቤት ነች ያው በድንጋይ እና በቆርቆሮ የተሰራች ነገር ነች። እና በጣም ታምራለች በጣም በጣም ትልቅ ትዝታም አለኝ። እና ከወንድሞቼ ምናምን አብረን ስናደርግ በጣም በጣም ደስ የሚል የልጅነት ጊዜ ነው ያሳለፍኩና። ቤቴ ፍቅር የሞላባት ነበረች። በጣም በጣም አሁን ራሱ ስመለስ በጣም በቃ በጣም ደስታን የምሞላኝ እዛ ቤት ስመለስ

እውነት ለመናገር የልጁ የድርጅቱ ስራ ባህል በጣም ነው የምወደው። በአሁን በአጠቃላይ በጣም እወዳለሁ በጣም ትኩረትን የሚሰጠው ነገር ቢኖር ጥራት ነው። ይሄ ነገር በጣም የምወደው ነገር ነው። እና በርግጥ ረጅም እድሜ ያስቆጠረ ነው እና ብዙ ልምድ ያለው ድርጅት ነው እና ያሉት መያተኞችም በጣም የሚገርም ናቸው እና ለስራ ያላቸው ባህል በጣም አሪፍ ነው። ሁለተኛ ደግሞ ህግ የማክበር ባህላቸው በጣም ቆንጆ ነው። ጥራት የማክበር ያላቸውን ቁርጠኝነት በጣም የሚገርም ነው። በአጠቃላይ ድርጅትን ባል በጣም አወደዋለሁ

እውነት ለመናገር የስራ ገደብ ጊዜ አለኝ በጣም እስኪደክመኝና ራሴን በጣም እስክዝል ድረስ አልሰራም። ነገር ግን በጣም አስፈላጊ ከሆነ ጉዳዩ በቃ በደንብ አድርጌ ማለት ሳልተኛም ልሰራ እችላለሁ ችግር የለውም። እስከ ስድስት ሰዓት ከሌሊቱ የሰራሁበት ጊዜም አላስታውሳለሁ እና እንደየሁኔታውና እንደየአጋጣሚው ነው የሚወሰነው ማለት ነው።

ቅጽል ስም የለኝም እውነት ለመናገር አቆላምጠው ይጠሩኛል ጓደኞቼ እንጂ ቅጽል ስም የለኝም ነገር ግን ብዙ ቅጽል ስም ያላቸው ወንድሞቼ ጓደኞቼ ምናምን አሉኝ እና እኔ ግን እንደ አጋጣሚ ሆኖ ስሜን አቆላምጠው ነው እንጂ የሚጠሩኝ ቅጽል ስም የለኝም እና ብዙም የለኝም። አዎ እንደ አጋጣሚ ነው እንጂ ይሄን አከባቢ በጣም ብዙ ጓደኞቼ ቅጽል ስም አላቸው

አዎ በመሬት ላይ መቀመጥ በጣም ጥሩ ነው መቀመጥ ብቻ ሳይሆን እኔ በእግር ባዶ እግር መሄድ በጣም ቆንጅ ነው ምክንያቱን መሬት በጣም ባዶ እግር ስትረግጠው ያረጋጋል። ትርፍ ኤሌክትሮኖችን ከሰውነታችን ወደ መሬት እንዲሄዱ ያደርጋል ያደርጋል። እና የኛ ኤሌክትሮኖችን ከሰውነታችን ወደዛ ሲሄዱ ደግሞ ትንሽ እንረጋጋለን እና በምሬት መቀመጥ በጣም ይመቸኛል እውነት ለመናገር። አዎ

አዎ ጊዜዬን በደንብ ነው የማስተዳድረው እውነት ለመናገር ምክንያቱም ምንድነው ጊዜ ማለት ህይወት ነው። ለኔና መጨረሻ ላይ ሁሉም ሰው እዚህ ምድር ላይ ሲመጣ እያንዳንዱ ተቆጥሮ የተሰጠው ጊዜ አለው እና። ጊዜው በስነ ስርዓት ካልተጠቀመበት ለባዶ ምንም ሳይጠቀምበት አንዳንዴ ደግሞ ለመጥፎ ነገር እየተጠቀመበት ያው የመጨረሻ ላይ ኪሰራ ይሆናል። ስለዚህ ጊዜዬን በስነ ስርዓት ነው የማስተዳድረው። እውነት ለመናገር በጣም

ከቤቴ ወደ ስራ ወደ ስድስት ሰባት ኪሎ ሜትር ይርቃል እና የአስር የአስራ አምስት ደቂቃ በመኪና ነው የምንሄደው። እና አሁን ያለሁበት የካምፕ ስራ ላይ ስለሆንኩ ነው ያለሁት የምኖረው ካምፕ ነው የስራ ቦታ ደግሞ እዛ ሳይት ውጪ ነው። እና ዞሮ ዞሮ ቅርብ ለቅርብ ነው ያን ያህል አይርቅም። ያው ቀን በቀን እዛ እንገናኛለን ያን ያህል አያ ስቸግርም።

አዎ በበጋ ወቅት ምሰራቸው ስራዎች ተመሳሳይ ናቸው ከክረምት ከምሰራው ስራ ብዙ የተለየ ነገር አይደለም እና ዞሮ ዞሮ ምንድነው? እኔ የምሰራው የኦፊስ ስራ ስለሆነ ቢሮ ገብቼ ተለም ተመሳሳይ ስራዎችን አመት ከአመት የምሰራው እና ብዙ የተለየ በበጋ ወቅት የምሰራው ስራ የለኝም። ሜይቢ በበጋ ወቅት የተለየ ስራ እሰራለሁ። ካልኩኝ በተቻለ መጠን ጉዞ መሄድ ምናምን ረጅም ቦታ መሄድ እችላለሁ

በሰዎች በጣም በጣም የሚገርም ፍቅር ያለን ቤተሰቦች ነን ቤተሰቦቼ ብዙ ነን በቁጥርም ያው ከአንድ ቤት ብቻ አስራ አንድ አስራ ሁለት አካባቢ ነን። እናትና አባቶቻችን ስጨምር ደግሞ አስራ አራት አስራ ነው አለን እና ትልቅ ፋሚሊ ነው ያለኝ እውነት ለመናገር እና። በፍቅር የተሞላ ፋሚሊ ነው ያለኝ በፍቅር የተሞላ ቤተሰብ ነው ያለኝ። እና በጣም እድለኛ ነኝ። በዚህ ጉዳይ በጣም በጣም የሚገርም ቤተሰብ ነው ያሳደገኝ። በዲሲፕሊን በስነ ስርዓት ቀርጾ ነው ያሳደገኝ። እና በጣም ጥሩ ቤተሰብ ነው ያለኝ።

በእጅ የሚሰራ ስራ አሰራለሁ እውነት ለመናገር እሰራለሁ ሁሉም በቃ በእጅ የሚሰራ አይነት ስራዎችም ለምን የምችላቸውን በደንብ አድርጌ ነው የምሰራው። ምግብ ማብሰል ሊሆን ይችላል መጻፍ ሊሆን ይችላል። ልብስ ማጠብ ሊሆን ይችላል እንጨት መቁረጥ ሊሆን ይችላል ብቻ ሁሉም አይነት ስራዎች በእጅ የሚሰሩ ስራዎች ነው። አው እሰራለሁ እሰራለሁ በደንብ አድርጌ ነው ምሰራው

በጣም የምወደው መጽሐፍ የናፖሊን ሂል ቲንክ ኤንድ ግሮ ሪች የሚል መጽሐፍ ነው ከዛ ቀጥሎ ደግሞ በሮቦርት ቸርማን የተጻፈውን መጽሐፍ ዘሞንክ ሁ ሶልድ ሂስ ፈራር የሚለውን መጽሐፍ በጣም ይመቸኛል። ሌላው ከሀገር ውስጥ ደግሞ ፍቅር እስከ መቃብር በጣም ደስ ይለኛል በቃ እና በጣም የምወዳቸው መጽሐፍቶች እነኚህ ናቸው። ከመንፈሳዊ ደግሞ መጽሐፍ ቅዱስ እነኚህ ሶስት መጽሐፍቶችን በጣም እወዳቸዋለሁ በጣም

ወተት አዎ በደንብ እጠጣለሁ ጾም ካልሆነ በስተቀር ወተት በጣም ነው የምጠጣው ከልጅነቴ ጀምሮም እየጠጣሁ ነው ያደኩኝ። በተለይ ደግሞ የፍየል ወተት በጣም እወዳለሁ። በጣም በጣም በጣም ማለት ነው ጥሩ ነው። ለጤንነትም ቀጫጫ ያረጋል። በጣም ግን በጣም ጠንካራ ነው የምትሆነው። የፍየል ወተት ስትጠጣና። አዎ እጠጣለሁ ወተት እየጠጣሁ ነው ያደኩኝ እጠጣለሁ በጣም

አዎ ሰንደል እለብሳለሁ ማታ ማታ ሁል ጊዜ ሰንደል ነው የምለብሰው እውነት ለመናገር። አካባቢዬን በጣም ሙቀት አካባቢ ስለሆነ። ልክ ከስራ እንደወጣሁ ሻወሬን ወስጄ ወይም ደግሞ ስፖርት ሰርቼ ሻወሬን ከወሰድኩኝ በኋላ የምለብሰው ሰንደል ነው። ቤት አካባቢ ሲሆን በቃ ሁል ጊዜ ሰንደል ነው የምለብሰው። ድፍን ጫማ ምናምን አይመቸኝም። እና ጥሩ ነው ደግሞ ምቾት ይሰማኛል ሰንደል ስለብስ ማለት ነው።

ሞባይል ዳታ አዎ እጠቀማለሁ በደንብ አድርጌም ነው የምጠቀመው የሚገርምህ ዋይፋይ ከሌለኝ በቃ የግድ ሞባይል ዳታ ጥቅል ሞልቼ ነው የምጠቀመው። እና እንደውም አንዳንዴ እንደ አጋጣሚ ሆኖ ዳታ ሲጠፋ በቃ ጥብብ ነው የሚለኝ ጭንቅ ነው የሚለኝ ደስተኛ አልሆነም እና የሆነ ነገር እንደጎደለኝ ሆኖ ነው የሚሰማኝ። እና በጣም ህይወቴ ከሞባይል ዳታ ጋር የተያያዘ ሆኗል ከኢንተርኔት ጋር የተያያዘ ሆኗል። እና በደንብ ነው የምንጠቀመው

አዎ በደንብ እችላለሁ በፍጥነት መተየብ በደንብ ነው የምትችለው ኮምፒውተር ላይ በጣም ቶሎ ቶሎ ነው የምጽፈው ብቻ ጎበዝ ነኝ በጣም ጎበዝ ጎበዝ ተያቢ ነኝ ማለት እችላለሁ። ለምጃለሁ ስራዬም ከዛ ጋር የተያዘ ስለሆነ በጣም በጣም አሪፍ ነው። ድሮ ድሮ እንደዛ ቶሎ ቶሎ የሚተይው ሰዎች ሳይ በጣም እቀና ነበር። አንዳንድ ሴቶች ምናምን ሳያቸው አሁን ላይ ደግሞ እኔ ራሱ ጎበዙኛለሁ እና በቃ በደንብ ስለምታይበው

እኔ በበር ነው መጽሐፍ የሚመቸኝ እውነት ለመናገር ድሮ ድሮ መጽሐፍ እስክላመድ ድረስ ነበር በራስ የምጽፈው እንጂ መጻፍ አሁን ላይ በቃ በብእር ነው የምጽፈው በጣም አድርጌ አሪፍ አድርጌ በብእር ነው የምጽፈው መሳል ከሆነ ግን ያው በእርሳስ እስላለው የታወቀ ነው ለመደምሰሱም ለመስተካከሉ እንዲመቸኝ ማለት ነው። መጻፍ ከሆነ ግን አሁን ላይ በእርግጠኝነት በብእር መጻፍ ነው የምወደው በጣም በጣም

አሁን ላይ እኔ የላውንደሪ አጉልግሎት ተጠቃሚ ስለሆንኩኝ ራሴን አላጥብም። ግን ድሮ ድሮ በሳምንት ሁለት ጊዜ ቢያንስ ልብሴን አጥብ ነበር ምክንያቱም ሲከማች አልወድምና። ገና ገና በቃ የቆሸሸ ከሆነ ሁለት አንድ ሶስት እያልኩኝ ቶሎ ቶሎ ነበር ማጥበው። አለበለዚያ ስብስብ ካለ በኋላ ማጠብ ስለሚያስጥለኝ አልችልም። እና በሳምንት ሁለት ጊዜ ሶስት ጊዜ ነበር ማጥበው። ድሮ አሁን ላይ ግን የልብስ ማጠቢያ ማሽን ስላለ እዛ ነው የሚታጠበው

የሀበሻ ጎመን ነው በጣም የምወደው እውነት ለመናገር ለምግብ የሚውል ከሆነ የሀበሻ ጎመን በጣም እወዳለሁ በተለይ በተለይ ደግሞ ቃሪያ ጨመር አድርጌ በቃ መረር ካለ በጣም ነው የምወደው። እና የሀበሻ ጎመን በጣም የምወደው አትክልት ነው። በጣም በጣም ያው ጥቅል ጎመንም እወዳለሁ ግን እንደ ሀበሻ ጎመን አይደለም በጣም የምወደው ሀበሻ ጉምን ነው። ያው ሌሎቹም አሉ ግን በጣም የምወደው እሱን ነው በቃ

አዎ አብዛኛው ጊዜ የተለየ ነገር ካልገጠመኝ አራት ሰዓት ነው የምተኛው አራት ሰዓት ከምሽቱ ሲል እተኛለሁ ምክንያቱም እራቴን ሁለት ሰዓት አካባቢ እበላለሁ ሁለት ሰዓት በልቼ ደግሞ ወደ ቤተክርስቲያን እሄድና ቤተክርስቲያን አምሽቼ ሶስት ከአስር ሶስት ከሩብ ሲል ወደ ቤት እመለስና ትንሽ ዘና ብዬ በቃ አልጋዬ ላይ ትንሽ ዘና ብዬ ትንሽ ተመስጬ ትንሽ ጸሎት አድርጌ ደግሞ መልሼ አራት ሰዓት ስታርብ ሲል እተኛለሁ። እና ምክንያቱን አራት ሰዓት ስተኛ በጠዋቱ በጥሩ ሰዓት እነሳለሁ። ግን አንዳንዴ ተለየ ነገር ገጠመኝ ግን አመሻለሁ